ሰነድ የሚለውን ቃል ስንወስድ ትርጉሙ ተስተካክሎ እየተቀመጠ ሙሉ ማስረጃ የያዘ እንዲሁም ደግሞ አግባብነት ያለው ተቀባይነት ያለው ህጋዊ የሆነ ማለት ነው። ስለዚህ ስለ ሰነድ ስናወራ ብዙ አይነት ሰነዶች አሉ ሰነዶች በአግባቡ ነው የሚቀመጡት። ብዙ ጊዜ ከስራ ጋር የተገናኙ ናቸው ሰነዶች ተብለው የሚቀመጡት ፋይል ተደርገው ታስረው የሚቀመጡ ነገሮች ናቸው። ለምሳሌ የግንባታ ፈቃድ ሰነዶች ይኖራሉ። የተለያዩ ተግባራት በመስሪያ ቤት በተለይ በመንግስት መስሪያ ቤቶችም ይሁን በግል መስሪያ ቤቶች ውስጥ ከስራ ጋር በተያያዘ የሚሰነዱ ሰነዶች አሉ እነዛን ነው ሰነድ የምንላቸው። ሰነድ ማለት በአጭሩ ማስረጃ ማለት ነው። ማስረጃ ማረጋገጫ የተለያዩ ተግባራት የተፈጸሙባቸው ምናልባት የክፍያ ሰነዶች ሊሆኑ ይችላሉ። ምናልባት የስምምነት ሰነዶች ሊሆኑ ይችላሉ። ምናልባት የጫራታ ሰነዶች ሊሆኑ ይችላሉ። ለምሳሌ የጨረታ ሰነድ አስገቡ ይባላል በተለይ ኮንስትራክሽን ላይ ወይም ደግሞ የግንባታ ስራ ላይ እየተሰማሩ ሰዎች። የተለያዩ ሰነዶች ያስገባሉ ከእነዚህ መካከል አንዱ የጨረታ ሰነድ ነው። የጨረታ ሰነድ ማለት የጨረታ ስለ ጨረታው የሚገልጽ ሙሉ ማስረጃና እንዲሁም ደግሞ ተጫራቹ የሚያስገባው ወይም የሚወዳደርበት ሰነድ ማለት ነው። ስለዚህ የጨረታ ሰነድ ያስገባሉ የጨረታ ሰነድ ማለት ለምሳሌ ይሄንን ጨረታ ቢያሸንፍ እንዴት ሊሰራ ይችላል? ይህንን ጨረታ ቢያሸንፍ በምን ያክል ብር ሊሰራው ይችላል? እንደገና ደግሞ በምን ያክል ጊዜ ሊጨርሰው ይችላል? ከሌሎች ጋር ይወዳደራል ማለት ነው። ሁሉም የየራሱን የጨረታ ሰነድ ያስገባል። እኔም የራሴን የጨረታ ሰነድ አስገባለሁ። ስለዚህ ሁላችንም ባስገባናቸው የየራሳችን የሆኑ ሰነዶች የሚያወዳድረው አካል ጨረታ በሚከፈትበት ቀን ይከፈትና እያንዳንዱ ነገር ይወዳደራል ማለት ነው። ስለዚህ በተሻለ ጥራት እንደገና ደግሞ በአነስተኛ ገንዘብ የሚሰራውን የጨረታ ሰነድ ይመርጡና ያንን ለስራ ያዘጋጁታል ወይም ደግሞ ስራውን ይሰጡታል ማለት ነው። ስለዚህ የጨረታ ሰነድ አለ። እንዲሁም ደግሞ የስራ ሰነዶች አሉ። ለምሳሌ ቢሮ ውስጥ የምናስቀምጣቸው ተሰንደው የሚቀመጡ ተዘጋጅተው የሚቀመጡ በሚጠየቁበት ጊዜ ወጪ ተደርገው የሚሰጡ ሰነዶች አሉ። እነዚህም ሰነዶች የስራ ሰነድ ይባላሉ። ለምሳሌ የክፍያ ሰነዶች አሉ። ብዙ ጊዜ የተለያዩ ክፍያዎችን ከፈጸምን በኋላ ክፍያ የፈጸምንበትን ደረሰኝ የምናስገባበት መስሪያ ቤት አለ ስለዚህ ይሄንን ደረሰኝ አግባብነት እንዳለው ለማረጋገጥ የሚመለከተው መስሪያ ቤት በትክክል ሰንዶ ያስቀምጠዋል ማለት ነው። ኦዲተር መጥቶ ወይም ደግሞ የሚመለከተው አካል ክፍያው በትክክል ስለመፈጸሙ እስከሚያረጋግጥ ድረስ። ይሄ የክፍያ ደረሰኝ ተሰንዶ ይቀመጣል ማለት ነው። በነገራችን ላይ አሁን ላይ ሰነዶች ዘመኑን በዋጀ መልኩ በሶፍት ኮፒ በኮምፒውተሮች እና በተለያዩ መተግበሪያዎች እየተያዙ እየተቀመጡ ያለበት ጊዜ ላይ ነው ያለነው። ከዚህ በፊት በነበረው ለምሳሌ የክፍያ ሰነዶችን የግድ የሚከፍለው አካል ክፍያ ከፈጸመ በኋላ ክፍያ የፈጸመበትን ደረሰኝ ይዞ የክፍያ ሰነዱን ወደሚያስገንባበት ቦታ ይዞ ነበር የምሄደው ስለዚህ ፊዚካል የሆነ ነገር ወይም በአካል የመገናኘት ነገሮች ነበሩ ከሰነዶች ጋር በተያያዘ ማለት ነው። አሁን ላይ ግን እነዚህ ነገሮች እየቀሩ እየመጡ ነው። ምክንያቱም ቴክኖሎጂው በጣም እየተራቀቀ የመጣበት ጊዜ እንደመሆኑ መጠን አንድ ሰው የክፍያ ሰነዱን ሲያስገባ ስለማስገባቱ የመልእክት መልእክት ይደርሰዋል ላስገባው አካል እንዲሁም ለገባለት መስሪያ ቤት ደግሞ እንደዚሁ መልእክት ይደርሰዋል ማለት ነው። በቀላሉ የገባለት ሰነዱ የገባለት መስሪያ ቤት በሰነዱ እንደገባለት የሚያስረዳ ማስረጃ ይደርሰዋል በቀላሉ በማስረጃው ወይም ደግሞ በመልእክቱ ይረዳል። ደግሞ ሰነዱን ያስገባው አካል ሰነዱ ሰብሚት እንደተደረገለት ወይም ደግሞ የፈለገበት መስሪያ ቤት እንደገባለት የሚያረጋግጥ የጽሁፍ መልእክት በስልኩ ይደርሰዋል ማለት ነው። ስለዚህ በቀላሉ ስልክን ብቻ በማስገባት የተለያዩ ሰነዶችን ማስያዝ መቀበል እንችላለን ማለት ነው። ስለዚህ ቅድም እንዳልኩት ብዙ ጊዜ እኔ በኮንስትራክሽን ወይም በግንባታ ስራ ላይ በትርፍ ሰዓቴ ስለምሰራ የግንባታ ሰነዶች ሲገቡ አይቼ አውቃለሁ። ስለዚህ የግንባታ ሰነዶች በሚገቡበት ወቅት የሚገኙ የተለያዩ ጥቅማ ጥቅሞች አሉ። ስለዚህ ለምሳሌ የማይመለስ ሁለት መቶ ብር ተብሎ ሊገባ ይችላል። ስለዚህ ሰነዱ ሲገባ አብሮ የሚገባ የማይመለስ ሁለት መቶ ብር ከዛ ባሻገር የሰነዱን ኮፒ ስለሆነ የሚፈለገው የማይመለስ ፎቶ ኮፒ የተባለ የሚገለጽ ነገር አለ ማለት ነው። እንደ አጠቃላይ ግን ሰነድ ማስረጃ ሆኖ ስለሚሰራው ስራና ስለእያንዳንዱ ጥቃቅን ነገር የሚገልጽ ነው የሚሆነው ማለት ነው

ዋጋው ስንት ነው? ብለን የምንጠይቅባቸው ቦታዎች ብዙ ናቸው። እንደሚታወቀው አለማችን የመግዛትና የመሸጥ ወይም ደግሞ ነገሮችን የምለወጥ አለም ናት። በዚህ ማማካኝነት ብዙ ቦታ ዋጋው ስንት ነው ብለን የምንጠይቅበት ቦታ ይኖራል። ለምሳሌ ገበያ ሄደን መግዛት የምንፈልጋቸው በጣም ብዙ እቃዎች አሉ እነዚህን እቃዎች በምንገዛበት ጊዜ ስለዋጋቸው እንጠይቃለን ማለት ነው። ዋጋቸውን ከምንጠይቃቸው እቃዎች ለምሳሌ በየወሩ አስቤዛ ከምናደርጋቸው እቃዎች መካከል የምግብ እቃዎች አሉ። የንጽህና መጠየቂያ መጠበቂያ እቃዎች አሉ። እንዲሁም ደግሞ የተለያዩ እቃዎች ይኖራሉ ስለዚህ የነዚህን ዋጋ እንጠይቃለን ማለት ነው። ዋጋው ስንት ነው ብለን ከምንጠይቃቸው እቃዎች አንዱ ለምሳሌ በየወሩ ለፍጆታ ለምግብ ፍጆታ የምንጠቀምባቸው እቃዎች አሉ ለምሳሌ ስኳርን መውሰድ እንችላለን። ስኳር በየወሩ ቢያንስ ሁለት ኪሎ ሶስት ኪሎ እንደየቤታችን የምንጠቀምባቸው አጋጣሚዎች አሉ። ስለዚህ ገበያ ላይ ስንሄድ ዋጋው በተለያየ ጊዜ የሚለዋወጥ ስለሆነ ቋሚ የሆነ ዋጋ ስለሌለው ዋጋው ስንት ነው ብለን መጠየቅ ግድ ይለናል ማለት ነው። ስለዚህ ዋጋውን ጠይቀን ዋጋውን ካወቅን በኋላ የስኳርን ዋጋ እንከፍላለን ማለት ነው። ልክ እንደዚህ ለምሳሌ አመት በዓሎች ሲሆኑ የምንገዛቸው የእንስሳዎች አሉ። ለምሳሌ አመት በዓል ሲሆን በግ ልንገዛ እንችላለን አመት ባል ሲሆን ለምሳሌ ከብት ወይም በሬ ልንገዛ እንችላለን። ስለዚህ እነዚህን ነገሮች በምንገዛበት ጊዜ ቋሚ የሆነ ዋጋ ስለሌላቸው የተለጠፈ ወይም ፊክስድ በሚባለው ነጮቹ ፊክስድ በሚሉት አይነት ዋጋ የሚሸጡ ስላልሆኑ እንደየከብቱና እንደየሁኔታው የሚለያይ ስለሆነ ዋጋው ስንት ነው ብለን ጠይቀን ነው ዋጋውን ማወቅ የምንችለው ማለት ነው። ስለዚህ እንደ አቅማችን ባለን ገንዘብ ለመግዛት ከፈለግን ዋጋው ስንት ነው ብሎ መጠየቅ ግድ ነው የሚለው ማለት ነው። ስለዚህ ዋጋው ስንት ነው ብለን የምንጠይቅባቸው አጋጣሚ ብዙ ናቸው ማለት ነው። ሌላው ደሞዝ የሚባል ነገር አለ ለምሳሌ እኔ አንድ የመንግስት ሰራተኛ ነኝ በአንድ የመንግስት ድርጅት ውስጥ ነው የምሰራው። ስለዚህ ሰዎች ስለኔ ደሞዝ ማወቅ ከፈለጉ እኔ የማገለግለው በቀን ስምንት ሰዓት ነው። ስለዚህ በወር ከአርባ ሰዓት በላይ አገለግላለሁ። ይሄ ማለት ዋጋው ስንት ነው የዚህ አሁን አንተ ያጠፋኸው ጊዜ ዋጋው ስንት ነው ብሎ ሊጠይቁ ይችላሉ ያ ማለት ይሄን ያክል ጊዜ ሰርተህ ደሞዝህ ምን ያክል ነው የሚል ጥያቄን ይይዛል ማለት ነው። ስለዚህ ብዙ ጊዜ ዋጋው ስንት ነው ተብሎ የሚጠየቁ ነገሮች በገንዘብ ሲተመን ምን ያክል ይሆናል የሚለውን ነገር ለማወቅ ነው። ስለዚህ ለምሳሌ አንድ ኪሎ ምግብ ስገዛ የዚህ አንድ ኪሎ ምግብ ዋጋው ስንት እንደሆነ መጠየቅ ግድ ይላል ማለት ነው። ለአንድ ኪሎ ይሄን ያክል ከከፈልኩ አስር ኪሎ ብገዛ ምን ያክል እንደመገዛ በቀላሉ ማወቅ ስለምችል ማለት ነው። ስለዚህ ዋጋው ስንት ነው ተብዬ የምትጠየቅበት ምክንያት ላገኘሁት አገልግሎት ወይም ደግሞ ላገኘሁት ለገዛሁት እቃ የሚከፍለውን የዋጋ መጠን ለማወቅ የምንጠቀምበት ነው ማለት ነው። ስለዚህ ዋጋው ስንት ነው የሚለውን ጥያቄ የምንቀበለው ወይ የምንወስደው በዚህ ምክንያት ነው ማለት ነው።

ጠቅ ማለት ነካ ማድረግ ማለት ነው። ለምሳሌ የሪሞት ኮንትሮሉን ጠቅ እናድርገው ልንል እንችላለን። ነካ እናድርገው ወይም ቻናሉን እንቀይረው ለማለት ነው። እንደዚሁም የተለያዩ ነገሮችን ጠቅ እናድርጋቸው ልንል እንችላለን። ለምሳሌ ኳስ ስንጫወት ለአንድ ጓደኛችን ጠቅ አድርገን እንስጥ ልንል እንችላለን። ስለዚህ ጠቅ ማለት አንዴ መንካት ማለት ነው። ስለዚህ አንዴ በመንካት ኳሱን ማስተላለፍ እንችላለን ማለት ነው። ስለዚህ እንደ አጠቃላይ ጠቅ ማለት አንድ ጊዜ ኳሱን መንካት ማለት ነው። እንደዚህ አይነት ትርጉም ነው የሚኖረው። ስለዚህ ጠቅ ማለት መንካት ነው።

አውቶብስ ማለት ለሰው የትራንስፖርት አገልግሎት የሚሰጥ በየብስ ላይ የሚሄድ የትራንስፖርት ቁስ ነው። ስለዚህ አውቶብስ ብዙ ጊዜ አራት ጎማ ያለው ነው ሚሆነው። ከፊት ሁለት ጎማ ከኋላ ሁለት ጎማ ይኖረዋል። በትንሹ ከሃምሳ በላይ ሰዎችን ይይዛል ከሃምሳ እስከ ስልሳ እንደየአውቶቡሱ አቅም ይወስነዋል። ስለዚህ ይሄንን የሚያክል ሰዎች የመያዝ አቅም አለው። ብዙ ጊዜ አውቶብስን የምንጠቀመው ከሀገር ወደ ሀገር ለመሸጋገር ወይም ደግሞ ከተማ ውስጥ ያሉ አውቶቡሶች ደግሞ ህዝቡን ወይም ህብረተሰቡን ወይም ተገልጋዩን ከሚፈልግበት ቦታ ካለበት ቦታ ወደሚፈልግበት ቦታ ለማድረስ የምንጠቀምበት ነው ሚሆነው። ስለዚህ ለምሳሌ የከተማ አውቶብስ የሚባሉ አሉ። ከስያሜያቸው እንደምንረዳው የከተማ ስንል ከተማ ውስጥ ግልጋሎት የሚሰጡ ማለት ነው። ለህዝብ አገልግሎት የሚሰጡ ማለት ነው። ልክ እንደ ታክሲ አገልግሎት እንደ ባጃጅ አገልግሎት ከተማ ውስጥ ሆኖ ለህብረተሰቡ ግልጋሎት የሚሰጥ አይነት አውቶብስ ከሆነ የከተማ አውቶብስ ብለን ስያሜ እንሰጠዋለን ማለት ነው። እንዲሁም የ አውቶብስ የምንላቸው ሀገር አቋራጭ አውቶብስ ሚባሉ አሉ። ለምሳሌ ከዚህ ከአዲስ አበባ ወደ ደብረ ብርሃን፣ ከዚህ ከአዲስ አበባ ወደ ማርቆስ፣ ከዚህ ከአዲስ አበባ ወደ ጎንደር፣ ከዚህ ከአዲስ አበባ እንዲሁም ወደ ሀረር፣ ወደ ድሬዳዋ የሚሄዱ አውቶቡሶችን እነዚህን ሀገር አቋራጭ አውቶቡስ እንላቸዋለን ማለት ነው። እንዲሁም እዛው እዚሁ አዲስ አበባ ውስጥ ሆኖ ከተማ ውስጥ ግልጋሎት የሚሰጡ አሉ። ከቡልቡላ መናሃሪያ አውቶቡስ ተራ ከቡልቡላ ለምሳሌ ወደ መርካቶ የመሳሰሉ እንቅስቃሴዎችን የሚያደርጉ በአንድ ከተማ ውስጥ ሆነው የተለያዩ ግልጋሎቶች የሚሰጡ አውቶቡሶች አሉ። ስለዚህ አውቶብስ ማለት እንደ አጠቃላይ የትራንስፖርት አገልግሎት ሆኖ ለህብረተሰቡ ግልጋሎት የሚሰጥ ማለት ነው። ስለዚህ የተለያዩ አይነት አውቶቡሶች አሉ ቅድም እንዳልኩት የከተማ አውቶቡስ አለ እንዲሁም ደግሞ አውቶቡስ ሆኖ በዙሪያችን ባለንበት ከተማ ዙሪያ ባሉ ወረዳዎች ሊሆን ይችላል፣ ዞኖች ሊሆን ይችላል ለህብረተሰቡ ግልጋሎት የሚሰጡ አውቶቡሶች አሉ። እንዲሁም ደግሞ ሀገር አቋራጭ የሚባሉ አውቶብሶች ካለንበት ከተማ ሌላ ሀገር ወይም ሌላ ከተማ የሚወስዱን አውቶቡሶች አሉ። እነዚህ ብቻ ሳይሆኑ የቱሪስት አውቶቡስ ሚባሉም አሉ። ቱሪስቶች በሚፈልጉት ሀገር ውስጥ እንደፈለጉ የቱሪስት መስህብ ያለባቸውን ቦታዎች እየዞሩ የሚያዩባቸው አውቶቡሶች ማለት ነው። ስለዚህ ብዙ አይነት አውቶቡስ ነው ያለው ማለት ነው። አውቶብስ ሚለውን ቃል ስንሰማው እንደ አጠቃላይ የትራንስፖርት አገልግሎት ለህብረተሰቡ የሚሰጥና የራሱን ጥቅም በግልጋሎት ውስጥ ወይም በሰርቪስ ውስጥ የሚያገኝ ነው ማለት ነው። ስለዚህ ብዙ አይነት አውቶብስ አለ ከአውቶብሶች መካከል ቅድም የጠቀስኳቸው ዋና ዋናዎቹ ናቸው ማለት ነው።

ትንሽ ማለት በጣም አነስተኛ የሆነ ኢምንት ያን ያክል ከባድ ያልሆነ ወይም ደግሞ ትልቅ ያልሆነ ማለት ነው። ስለዚህ ትልቅ ያልሆነ ነገር ምናልባት ትንሽ ላንለው እንችላለን ግን ትልቅ ያልሆነ ነገር በጣም ትልቅ ያልሆነን ነገር ትንሽ ብለን ስያሜን እንሰጠዋለን ማለት ነው። ለምሳሌ እኔ እዚህ ጋር ቆሜ ልጄ እዛ ጋር ቆሞ በቁመት እኔ ስለምበልጥ እኔም ትልቅ እሱን ትንሽ ይሉታል በቁመት ብቻ አይደለም። ለምሳሌ እኔ እድሜ ሰላሳ ምናምን ነው ልጄ ደግሞ ከአስር አመት በታች ነው። ስለዚህ ከእድሜ አንፃርም ነገሮችን የምናያቸው ከሆነ እኔ ትልቅ ነኝ እሱ ትንሽ ነው ማለት ነው። ስለዚህ በብዙ ምክንያቶች ትልቅና ትንሽ የሚባል ስያሜ እንሰጠዋለን ማለት ነው። በአጭሩ ትልቅ ማለት የትንሽ ተቃራኒ ነው ስለዚህ ትንሽ የትንሽ ተቃራኒ ይሆናል ማለት ነው። ትንሽ የምንላቸው ነገሮች አሉ። ለምሳሌ ብረትን እና አንድ ብረትን እና ጥቅጥቅ ያለ ብረትን እና አንድ ኪሎ ብረትን እና አንድ ኪሎ ጥጥን ስንመለከታቸው ከአካል አንፃር የምናወዳድራቸው ከሆነ። ከጥጥ አንፃር ሲታይ የሚይዘው ቦታ ትንሽ እንደመሆኑ መጠን ብረቱን ትንሽ ልንለው እንችላለን። ነገር ግን ከ ክብደት አንፃር የምናያቸው ከሆነ አንድ ኪሎ ሁለቱም ስለሆኑ ሁለቱንም እኩል ልንላቸው እንችላለን። ነገር ግን ሁለት ኪሎ ጥጥን በላስቲክ ውስጥ ብናደርገው በጣም ትልቅ ነው የሚሆነው ለእይታ ወይም ከሚይዘው ቦታ አንፃር ትልቅ ነው የሚሆነው። ነገር ግን አንድ ሶስት ኪሎን ድንጋይ በአንዱ ሚዛን በኩል አስቀምጠን ሁለት ኪሎ ጥጥን በሌላኛው በኩል ብናስቀምጠው ስናያቸው በአይን ትልቅ የሚባለው ወይም ደግሞ ብዙ ቦታ ሸፍኖ የሚይዘው ጥጥ እንደመሆኑ መጠን ጥጡን ትልቅ ነው ልንል እንችላለን። በይዘት በይዘት ብቻ ወይም ደግሞ በሚይዘው ቦታ ብቻ እና ለአይን ሲታይ ባለው ፊዚካል ብቻ ማለት ነው። ከዛ ባሻገር ግን ክብደትን መሰረት አድርገን ስለ ትልቅና ስለ ትንሽ የምናወራ ከሆነ። ሶስት ኪሎ ብረት ከሁለት ኪሎ ጥጥ የበለጠ ስለሆነ ብረቱን ትልቅ ነው። ልንል እንችላለን ያ ማለት ጥጡን ያው ሁሉ ቦታ ይዞ እንኳን በክብደት ያነሰ ስለሆነ ትንሽ ነው ልንል እንችላለን። ስለዚህ አንድን ነገር ትልቅ ነው ወይም ትንሽ ነው ለማለት እኛ የምንይዘው የመለኪያ መጠን ይወስነዋል ማለት ነው። ከቦታ አንፃር የምናየው ከሆነ ከፍ ያለን ነገር ትልቅ ነው እንላለን አነስ ያለን ነገር ትንሽ ነው እንላለን። ከክብደት አንፃር የምናየው ከሆነ ደግሞ የበለጠ ሚዛን የመታውን ትልቅ ነው እንላለን ሚዛን ያነሰውን ደግሞ ትንሽ ነው እንላለን ማለት ነው። ስለዚህ አንጻራዊ ነው ማለት ነው። አንድን ነገር ትንሽ ነው ወይም ትልቅ ነው የምንለው በተለይ ፊዚካል የሆኑ ወይም ደግሞ ቁስ ነገሮችን አንጻራዊ ነገር ነው ማለት ነው። ቅድም እንዳልኩት ግን ለምሳሌ እድሜን መሰረት የምናደርግ ከሆነ ብዙ እድሜ የኖረው ትንሽ እድሜ ከኖረው ትልቅ ነው ማለት ነው። ያ ማለት ትንሽ እድሜ የኖረው ትንሽ ነው ልንል እንችላለን። እንዲሁም ቁመትን መሰረት የምናደርግ ከሆነ በቁመት የሚያንስው ትንሽ ነው እንላለን ማለት ነው። ከዛ ባሻገር ለምሳሌ ውፍረትን ደሞ ምናይ ከሆነ ቀጭን የሆነውን ትንሽ ነው። ወፍራም የሆነውን ትልቅ ነው ልንል እንችላለን። ስለዚህ ትልቅና ትንሽ የሚለውን ሀሳብ በአንጻራዊነት በዚህ መልኩ መግለጽ እንችላለን ማለት ነው

ዶሮ ማለት ብዙ ጊዜ የቤት እንስሳ ብለን ከምናስባቸው መካከል ናት። ብዙ ነገሮችን ከዶሮ እናገኛለን ለምሳሌ ከዶሮ ከምናገኛቸው ነገሮች አንዱ እንቁላል ነው። ስለዚህ ከዶሮ እንቁላል እናገኛለን ከእንቁላል የምናገኛቸውን ነገሮች ጥቅሞች ደግሞ ግልጽ ናቸው። ፕሮቲን የሆነ ነገር እናገኛለን ስለዚህ ለልጆቻችንም ይሁን ለእኛ በተለይ በተለይ ለልጆች ጠዋት ቁርሳቸውን በልተው ወደ ትምህርት ቤት ለመሄድ ቀላል ስለሆነ እንቁላል መስራቱ በጣም አስፈላጊ ነው። እንቁላል ስለዚህ እንቁላልን የምናገኘው ከዶሮ ነው ማለት ነው በተለይ በተለይ ከሴት ዶሮ ነው የምናገኘው ማለት ነው። እንዲሁም ከዶሮ ሌላ የምናገኘው የስጋ ነው። ስለዚህ የስጋ የሆኑ ዶሮዎች አሉ የእንቁላል የሆኑ ዶሮዎች አሉ ስለዚህ ከስጋ ዶሮዎች ደግሞ ስጋን እናገኛለን ማለት ነው። የዶሮ ስጋ በጣም ጣጣጭ የሚጣፍጥ በተለይ ከኢትዮጵያውያን ጋር ደግሞ ዶሮ ወጥ በጣም ልዩ ቁርኝት አለው። በተለየ የምንታወቅበት በአለም ደረጃ በተለየ ከምንታወቅባቸው ነገሮች አንዱ ዶሮ ወጥ ነው። ስለዚህ ዶሮ ወጥ ኢትዮጵያ ውስጥ በተለየ አይነት መልኩ ነው የሚሰራው። ይሄንን ዶሮ ወጥ የምናገኘው ከዶሮ ነው ማለት ነው። ስያሜው ራሱ ዶሮ ወጥ ሲባል በዶሮ የሚሰራ ወይም ደግሞ ዋናው ወጡ የሚሰራበት ነገር ዶሮ መሆኑን ያሳያል። ስለዚህ ዶሮ ወጥን ከዶሮ እናገኛለን ማለት ነው ዶሮ ወሳኝ ነገር መሆኑን ከዚህ ጋር መረዳት እንችላለን። ስለዚህ ከዶሮ እንቁላል እናገኛለን ከዶሮ ስጋ እናገኛለን። ነገር ግን ዶሮን ለማርባት ምን ያስፈልገናል? የሚለውን ነገር ስናስብ አንደኛ በጣም ሰፊ ቦታ ያስፈልገናል ዶሮዎች በተፈጥሯቸው የሚጥሉት ኩስ በጣም የሚሸት ከመሆኑ ጋር ተያይዞ መንደር ውስጥ ሆነን ዶሮ ማርባት ትንሽ ከባድ ነው የሚሆነው ምክንያቱም የአካባቢው ማህበረሰብ የሚረብሽ ነገር ስለሆነ ማለት ነው። ስለዚህ በመጀመሪያ ደረጃ ከምንኖርበት አካባቢ ወጣ ያለ ሰዎች የማይኖሩበት አካባቢ ለዶሮዎች የሚሆን ትክክለኛ ቦታ ማግኘት አለብን። ከዛ ሌላ መጠለያ ያስፈልጋቸዋል እዛ ቦታ ላይ ለእነሱ የሚሆን ከፀሀይ ከዝናብ የሚከላከልላቸው መጠለያ ያስፈልጋቸዋል። ሌላው ደግሞ ለዶሮ የሚያስፈልገው ነገር መኖ ነው። የዶሮ መኖ የሚባል አለ የዶሮ ምግብ የሚባል አለ እሱ በጣም ውድ ነው። በዚህ ጊዜ እሱ የግድ ያስፈልጋል ማለት ነው። አለበለዚያ ዶሮዎችም ማርባት በጣም ከባድ ነው የሚሆነው። ዶሮ ማርባት የማንችል ከሆነ ደግሞ እንቁላል እና የዶሮ ስጋ ማግኘት አንችልም ማለት ነው። ስለዚህ ዶሮዎችን ለማርባት ቦታ ያስፈልጋቸዋል። ከዛ ባሻገር የራሳቸው ምግብ ያስፈልጋቸዋል። አየር የሚገባበት ቤት ያስፈልጋቸዋል። ከዚህ ሁሉ በተጨማሪ ደግሞ ውሃ የሚጠጡበትና ምግባቸውን በቀላሉ ሳይበክሉ ሳያበላሹ የሚመገቡበት ቦታ ያስፈልጋቸዋል። አሁን ዘመኑ ያመጣቸው ለዶሮዎች መመገቢያ ተብለው ሳይበክሏቸው አካላቸው እንዳይገባ አንገታቸውን ብቻ በማስገባት መብላት እንዲችሉ የተዘጋጁ እቃዎች አሉ። እነዛ ነገሮች ሁሉ ያስፈልጋሉ ማለት ነው። በቂ ንጹህ ውሃ ያስፈልጋቸዋል። ንጹህ ውሃ የማያገኙ ከሆነ የሚሰጡን ውጤትም ወይም የሚሰጡን ፕሮዳክትም ወይም ደግሞ እንቁላል የመጣል አቅማቸው ወይም ደግሞ ሰውነታቸውን ስጋቸውን የማሳደግ እና ለስጋ የመሆን እድላቸው ጠባብ ይሆናል ማለት ነው። ስለዚህ በቂ ንጹህ ውሃ በቂ መኖ ወይም በቂ ምግብ በቂ አየር የሚገኝበት ቦታ ከከተማ ወጣ ያለ ወይም ደግሞ ከምንኖርበት አካባቢ ወጣ ያለ ቦታ እነዚህ መሰረታዊ ነገሮች ናቸው። ዶሮ ለማርባት ማለት ነው።

አያት ማለት የቤተሰብ አካል ሆኖ የደም ትስስር ያለው የልጅ ልጅ ያለው ማለት ነው። አያት ማለት ለምሳሌ አንድ ሰው ቢኖር የዛ አባት ያ ሰው ለወለደው ልጅ። አያቱ ነው ማለት ነው ያ ማለት አያቱና ልጁ። በአያቱና በልጁ መካከል እየመጣ ስያሜ ነው ለልጁ አያት ነው የሚባለው። ለልጁ አባት ግን አባት ነው የሚባለው ማለት ነው። ስለዚህ አያት የሚለውን ስያሜ የሚያገኘው መሃል ላይ የሆነ ሰው ኖሮ የዛ ሰው አባት ወይም የዛ ሰው እናት። ያ ሰው ለወለደው ልጅ አያት ይባላሉ ማለት ነው። ስለዚህ አያት ማለት የቤተሰብ አካል ሆኖ ቀጥተኛ የሆነ የደም ትስስር ያለው ሆኖ። የቤተሰብ አባል ሲሆን አያት እንላለን ማለት ነው። አንድ ሰው አያት ለመባል ልጅ ሊኖረው ይገባል። ሲደመር የልጅ ልጅ ሊኖረው ይገባል። አንድ ሰው የልጅ ልጅ ከሌለው አያት ሊሆን አይችልም። ስለዚህ እሱ የወለደው ልጅ ይኖረዋል እሱ የወለደው ልጅ ደግሞ ሌላ ልጅ ይወልዳል ማለት ነው። ሴትም ከሆነች እሷ የወለደችው ልጅ ይኖራል። እሷ የወለደችው ልጅ ደግሞ ወይም የወለደቻት ልጅ ደግሞ ልጅ ሊኖራት ይገባል አያት ለመሆን። አለበለዚያ አንድ ሰው ልጅ ስለወለደ ብቻ አያት መሆን አይችልም ማለት ነው። የወለደው ልጅ ልጅ ሲወልድለት ግን አያት መሆን ይችላል ማለት ነው። ስለዚህ አያት ማለት የቤተሰብ አካል ዘመድ የደም ትስስር ያለው ልጅ ያለው ልጁ የወለደው ልጅ ደግሞ ልጅ የወለደ ማለት ነው።

ምሽት ላይ ዜና እመለከታለሁ። ምን እንደተፈጠረ ወይም ምን እየተፈጠረ እንደሆነ ማወቅ እወዳለሁ። ሀገር ውስጥ እና ከሀገር ውጪ ዜና ይኖራል አንዳንድ ዜናዎች ደስ የሚያሰኙ ናቸው ሌሎች አሳዛኝ ናቸው የአየር ሁኔታ መረጃም ይሰጣሉ የስፖርት ውጤቶችንም ማየት እወዳለሁ ጋዜጠኞች የጋዜጠኞች መረጃ እንደሚታወቀው በተለያየ መንገድ ያብራራሉ፣ ያስረዳሉ ስለዚህ ጋዜጠኞች የሚሰጡትን መረጃም እንደዚሁ እከታተላለሁ ማብራሪያቸውን እመለከታለሁ ማለት ነው። አንዳንድ ጊዜ ከቤተሰብ ጋር እንወያያለን ሚዲያ ላይ ወይም ደግሞ ምሽት ላይ ዜና በምናይበት ወቅት ማለት ነው። ስለዚህ ዜና መመልከት አስፈላጊ ነው ብዬ አምናለሁ አለምን መረዳት ያስፈልጋል ይሄን ደግሞ የምናውቀው በዜና ነው። ስለዚህ ሰላሳ ደቂቃ ያህል ዜና ለማየት ጊዜ እወስዳለሁ። ከዚያ ከዛ ደግሞ ቀጥዬ ወደ እረፍት እሄዳለሁ ማለት ነው።

ኮምፒውተሬ ችግር አለበት። ችግሮች አሉበት። በጣም ቀርፋፋ ሆኗል ቀስ ይላል፣ ለመክፈት በጣም ረዥም ጊዜ ይወስዳል፣ መተግበሪያዎች ይቅበዘበዣሉ፣ በርግጥ እ አስጨንቆ እ አስጨንቆኛል። እ መረጃዬን እ አላወጣም ብዬ ተስፋ አደርጋለሁ። ወይም ደሞ መረጃ መረጃዎቼን ለሌላ ሰው አያስተላልፍብኝም ብዬ ተስፋ አደርጋለሁ። በመጀመሪያ እንደገና አስጀመርኩት። እ ይህ አልረዳኝም። አሁን የቴክኒክ ድጋፍ እ ልደውል ነው። ወይም ለቴክኒ የቴክኒክ ድጋፍ ለሚያረጉልኝ ሰዎች ልደውል ነው። ልደውል እየሞከርኩ ነው። ምናልባት ቫይረስ ሊሆን ይችላል ወይም ደግሞ የአሮጌ እድሜ ምልክት ሊሆን ይችላል። በጣም ብዙ ጊዜ ስላገለገለ ሊሆን ይችላል። ይህንን ኮምፒውተር ለአምስት አመታት ነ ነበር የተጠቀምኩበት ወይም የነበረኝ። አዲስ ማግኘት ጊዜው አይደለም። እ በመጀመሪያ ችግሩን መፍታት ሞክራለሁ። በቴክኖሎጂ ላይ በጣም ጥገኛ ነኝ። እ ሲሰራ ስ ስ ስንጠብ ስ ይሰራል ብለን ስንጠብቅ ምንም ያህል እንደምንጠቀም እንረዳለን። ሲሰራ ስንጠ ስንጠብቅ ምን ያህል እን እንደ እንደሚጠቅመን እንረዳለን። እ እንደሚታወቀው ያለ ኮምፒውተር በዚህ ዘመን መኖር ትንሽ ከባድ ነው። ስለዚህ ኮምፒውተሬ በጣም ተበላሽቶብኛል ወይም ችግር ላይ ወድቋል። ከሁሉም ነገር በላይ ሲከፍት በጣም ረዥም ጊዜ ነው ሚወስደው። እ በጣም ቀርፋፋ ነው። እ ሌሎች መተግበር መተግበሪያዎችንም ለመጠቀም ከከፈተ በኋላ መተግበሪያዎችን ለመጠቀምም በጣም ይቅበዘበዛል። በጣም አስጨንቆኛል ምክንያቱም ብዙ መረጃዎች በውስጡ ስላሉ መረጃዎቼ ይባክኑብኛል ብዬ እፈራለሁ። ስለዚህ እ መጀመሪያ እ እንደገና ዘግቼ ዘግቼ አስጀመርኩት። ምንም አይነት ነገር ለውጥ የለውም። ይሁን እንጂ አሁን የቴክኒካል ድጋፍ ልደውል እየሞከርኩ ነው። እ የሚችሉ ሰዎች፣ እ የመጠገን አቅም ያላቸው ሰዎች፣ መስሪያ ቤታችን ውስጥ ያሉ ሰዎች እንዲጠግኑልኝ ከን ለእነሱ ለመደወል እየሞከርኩ ነው። ምናልባት ቫይረስ አጥቅቶታል ብዬ አስባለሁ። ምክንያቱም ቫይረስ ሲሆን ነው እንደዚህ አይነት ችግሮች ሊከሰቱ የሚችሉት። እ ወይን ደግሞ ያገለገለበት ጊዜ በጣም ረዥም ስለሆነ፣ አምስት አመታት እና ከዛ በላይ ስለተጠቀምኩበት እ በጣም አርጅቶም ሊሆን ይችላል ብዬ አስቤያለሁ። አዲስ መግዛት ሚቻልበት ጊዜ ላይ አደለም ያለሁት። ምክንያቱም አዲስ ለመግዛት በጣም ብዙ ገንዘብ ያስፈልጋል። የኮምፒውተር ገንዘብ ኮምፒውተር ለመግዛት ሚያስፈልገን ገንዘብ በጣም ትንሽ ነው። በዚም አማካኝነት አዲስ ለመግዛት ትንሽ ከባድ የሆነበት ጊዜ ላይ ነው ያለነው ማለት ነው። ስለዚህ እ መጀመሪያ ችግሩን ለመፍታት በራሴ በኩል እሞክራለሁ። በተለያዩ መንገዶች እሞክራለሁ። ከዚህ በተጨማሪ እኔ ኮምፒውተር እንዲኖረኝ የሚያስገድዱ ከሚያስገድዱኝ ምክንያቶች አንዱ የቴክኖሎጂ ጥገኛ ሆኛለሁ። ካለ ቴክኖሎጂ አንድ ቀን መቆየት አልችልም ማለት ነው። ስለዚህ እ ሊሰ እንዲሰራልን በምንጠብቅበት ጊዜ ምን ያክል እየዘገየን እንደሆነና ከቴክኖሎጂው ጋር እየሄድን እንዳልሆነ ሲገባን፣ እ ምን ያክል እንደሚጠቅመን የምንረዳበት ጊዜ ነው ማለት ነው። ስለዚህ ኮምፒውተር በዚህ ዘመን በጣም አስፈላጊ የሆነ ነገር ነው ማለት ነው።